የቴክኖሎጂ ችግር ሲያጋጥመህ ምን ታደርጋለክ ነው? ያው እኔም ሙያዬም ከቴክኖሎጂ ጋር የተያያዘ ስለሆነ ብዙ ጊዜ እኔ የማቀው ችግር ነው የሚገጥመኝ እንደዛ ሲሆን በራሴ ነው የምፈታው። ግን ደግሞ ከእኔ እውቀት ውጪ የሆኑ ችግሮች ሲገጥሙኝ ቀጥታ ወደ ጉግል ሄጄ አነባለሁኝ መስመር ላይ ብዙ ነገር አነባለሁ። በሱ መሰረት ሄጄ እፈታዋለሁ

የስራ እድገት እየፈለክ ነው ነው አዎ በሚገባ ሁልጊዜም ስፈልግ የምኖረው ነገር ነው። ምክንያቱም ስንኖር ከዛሬ ነገ የተሻለ ህይወት መኖር ስላለብን። ለዚህ ደግሞ የሚያበቃን የስራ እድገት ስለሆነ የስራ እድገት መፈለግ ወሳኝ ነገር ነው። ሁሉም ሰው የሚያደርገው ነገር ነው። ሁሉም ሰው ጋር ያለ ነገር ነው። እኔም እንደዛው ደግሞ እየፈለኩኝ ነው ያለሁት

ቡና ወይስ ሻይ ትመርጣለህ ነው? ሁለቱንም ብዙ ጊዜ አልጠቀምም ምክንያቱም ካፊን ያለበት ነገር አልጠቀምም። ግን ደግሞ ሻይ ስንል ብዙ አይነት ሻይ አለ ከሻይ ቅጠል ውጪ ብዙ አይነት የጤና አዳም የኮሰረት እንደዚህ የተለያዩ አይነት የሻይ አማራጮች አሉ። ስለዚህ ሻይን እመርጣለሁ

መተግበሪያዎችን ታወርዳለህ ነው? አዎ በሚገባ ያው አሁን ስልካችን ሁልጊዜም እያንዳንዱን ነገር በህይወታችን የምንጠቀምበት ሆኗል። በሱ መሰረት እኔም ደግሞ የሚያስፈልጉኝን መተግበሪያዎች አውርጀ እጠቀማለሁኝ። ለምሳሌ እንደተለዩ የማህበራዊ ድረ ገጽ መጠቀሚያ መተግበሪያዎችን የተለያዩ መተግበሪያዎችን አውርጄ እጠቀማለው

በብዙ ህዝብ ስለመሆን ነው እኔ በብዙ ህዝብ መሆን መሃል መሆን አልወድም። አይመቸኝም ያን ያክል የኔ ተፈጥሮ ደግሞ ብዙም ዝምተኛ ነኝ ከኋላ መሆን። ትልቅ ስራ መስራት ነው እንጂ ከፊት ወጥቶ መታወቅ ህዝብ መሃል መሆን ሳይሆን በጥቂት በምወዳቸው በሚወዱኝ በሚጠቅሙኝ በምጠቅማቸው ሰዎች መከበብ ነው ምወድ

በምን ሰዓት ትተኛለህ ነው? ብዙ ጊዜ ከአራት ተኩል እስከ አምስት ሰዓት ባለው ማታ ላይ በዛ ሰዓት ነው ወደ መኝታ የምሄደው። ያው እንቅልፍ አይምሮአችን ሙሉ ቀን ሲሰራ ውሎ በቂ እንቅልፍም ደግሞ መስጠት አስፈላጊ ነው። ቢያንስ በቀን ውስጥ ስምንት ሰዓት ብንተኛ ከተቻለ። ሆነም አሎነም ከሰባት እስከ ስምንት ሰዓት ብንተኛ ጥሩ ነው። እኔም በዛ መሰረት አራት ተኩል ላይ ነው ወደ መኝታም ምሄደው

በበጋ ወቅት ምን ታደርጋለህ ነው? ያው ብዙ ጊዜ በበጋ ወቅት የፀሀይ ወቅት ስለሆነ። በመጀመሪያ አለባብሴን ነው ማስተካክለው በበጋ ሚለበሱ ልብሶቼን መልበስ እና መጠቀም ነው የመጀመሪያ የሚያስደስተኝ ነገር እንደዚሁም ደግሞ ውጪ ላይ መዝናናት ውጪ ላይ ማደርጋቸውን ነገሮች አደርጋለሁ። ምክንያቱም በክረምት ጊዜ ማድረግ ስለማልችል

ወተት ትጠጣለህ ነው? አዎ በሚገባ እንደውም ከየትኛውም የምግብ አይነት በዋናነት እምወደው ወተት እና የወተት ተዋጽኦ የተለየ በተለይ በተለይ ደግሞ እርጎ እና አይብ በጣም እወዳለሁኝ። ወተት ደግሞ እሱንም በጣም ነው ምወደው በተለይ ደግሞ ማታ ማታ ላይ መጠጣት በጣም እወዳለሁ። እንቅልፍ ጥሩ እንቅልፍ ለመተኛት

የምትወደው ቀለም ምንድነው? ነው ያው እኔ በጣም የምወደው ቀለም ነጭ ነው። ነጭ ነገር መልበስ የትኛውም ነገር በነጭ ከተሰራ። እኔ ነኝ የመጀመሪያ የማነሳው ማለት ነው። በጣም ነው የምወደው። ሁሉም ቀለማት ውብ ናቸው ብዬ ነው የማምነው ግን ነጭ ቀለም የሚለብሱ እና የሚመርጡ ሰዎች የተሻለ ነገር ይገባኛል ብሎ የሚያስቡ ሰዎች ናቸው

የዝናብ ውሃ ስለመጠቀም ነው ያሁኑ ጥያቄ? ያው የዝናብ ውሃ መሰብሰብ እንደየአስፈላጊነቱ ነው። ውሃ ከተቸገርኩኝ ምናልባት ለፀጉር መታጠቢያ ለልብስ ማጠቢያ። ለቃ ማጠቢያ ለተለያዩ ነገሮች ለንጽህና መጠበቂያ። ሰበስባለሁኝ ከዛ ውጪ ግን ብዙም የዝናብ ውሃ ተጠቃሚ አይደለሁኝም

ቀትር ላይ ምን ትመገባለህ ነው ያው ቀትር ላይ የምንመገበው ምሳ ሰዓት ማለት ነው ምሳችንን ነው። እኔ ብዙ ጊዜ ምሳ ሰዓት ላይ እንጀራ መብላት ነው የሚያስደስተኝ። የተለያዩ አይነት ወጦች አሉ በተለያዩ አይነት ወጥ እንጀራ መብላት ነው የምወደው ብዙ ጊዜ እንጀራ ነው የምበላው። ያው ሌሎች ምግቦች ቁርስ ላይ ካልሆነ በስተቀር እንደ ፓስታ መኮረኒ አያስደስተኛ እንጀራ ነው የምመገበው

ቤተሰብ ምን ያህል ጊዜ ይሰበሰባል ነው የበአል ጊዜ ላይ ነው? ቤተሰብ የሚሰበሰበው። በዓል ብዙ አይነት በዓላት አሉ ግን ትላልቅ የሚባሉት በዓላት መካከል ሶስቱ ላይ ነው። የሚሰበሰበው የዘመን መለወጫ አለ ወሩ መጀመሪያ ላይ አመቱ መጀመሪያ ቀን ላይ። ከዛ ደግሞ የጌታችን የኢየሱስ ክርስቶስ ልደት አለ። ከዛ ደግሞ ትንሳኤው አለ በእነኚህ ቀናት በአመት ሶስቴ ይሰበሰባል

ወደ የትኛው ቦታ ተጉዘህ ታውቃለህ ነው? ያው እኔ ኦሮሚያ ክልል ላይ ነው ተወልጄ ያደኩት ከዛም በትምህርት ምክንያት ወደ ዩኒቨርሲቲ ለመሄድ ወደ ሰሜን አማራ ክልል ባህርዳር ወደ ባህር ዳር ከተማ ተጎዣ አቃለሁኝ። ከዛ ውጪ ሌላ ቦታም አማራ ክልል መንፈሳዊ ቦታዎች ላይ ሄጄ አውቃለሁ

ውሳኔ መስጠት ትችላለህ ነው አዎ በሚገባ። ውሳኔ መስጠት እችላለሁ ግን ደግሞ ሁልጊዜም ውሳኔ ከመስጠቴ በፊት። ብዙ ጊዜ አስባለሁኝ ምክንያቱም ወደ ቁጭት እንዳልሄድ የተሳሳተ ውሳኔ እንዳልወስን በኋላ ጸጸት ውስጥ ከገባ ወደኋላ መመለስ ህይወት ላይ ከባድ እና ፈጽሞ ማይቻል ነገር ስለሆነ።

የሙዚቃ መሳሪያ መጫወት ትችላለህ ነው? በጭራሽ አልችልም ሞክሬ አላውቅም አስቤም አላውቅም ግን ከእሱ ባሻገር ከሙዚቃ መሳሪያ ይልቅ ለመዝሙር የሚያገለግሉ መሳሪያዎችን ብጠቀምና ብማር ሁልጊዜ የምመኘው ነገር ነው። ከእነዚህም ደግሞ በዋናነት የምመኘው በገናን በገናን መጫወት ብችል ደስ ይለኛል

ልብሶችህ በስርዓት የተቀመጡ ናቸው ወይ? ነው አዎ በሚገባ ልብሶቼን በጣም ነው የምወደው። እንደዛውም ደግሞ በአግባቡ ማስቀመጥ በአግባቡ መያዝ ማጣጠፍ በአግባቡ መልበስ በጣም የሚያስደስተኝ ነገር ነው። እንደዚያ ካልሆነ ህይወቴ በጣም ነው የሚደብረኝ። እና ያው ልብሶቼን በስነ ስርዓት ነው የማስቀምጠው

ምን አይነት የሙቀት መጠን ትመርጣለህ ነው? ያው በጣም ሲቀዘቅዝም ደስ አይልም በጣም ሲሞቅም ይከብዳል። እኔ እንኳን ሙቀት እችላለሁኝ ግን ደግሞ ያው ለጤናም ሲባል ደህና ሆነንም እንድንቆይ ሲባል። የምመርጠው ወይንም ጤናማ ነው የምለው የሙቀት መጠን ሃያ አምስት ዲግሪ ሴልሺየስ ነው

የትኛውም በዓል ትወዳለህ? ነው። ያው ሲጀመር በዓል ሲባል ሁሉንም በዓላት በጣም ነው የምወደው በጣም ነው የማከብረው። ግን ደግሞ በተለየ መልኩ የምወደው አንድ ትልቅ በዓል አለ። እሱም ደግሞ የጥምቀት በዓል ነው። በመጀመሪያ ለኔ። ሁለት በዓል ነው የትውልድ ቀኔ ነው ልደቴም ስለሆነ በጣም እወደዋለሁኝ። እንደዚሁም ደግሞ በደማቅ ሁኔታ የሚከበር በዓል ስለሆነ

ከደንበኞች ጋር ትሰራለህ ነው? አዎ ሁልጊዜም ያው ስራዬ ከደንበኛ ጋር ነው። ምርትና አገልግሎታችንን ምንሰጠው ለደንበኞቻችን ነው። እኔም ደግሞ በግሌ ስራ ስሰራ ለደንበኞቼ ነው ምሰራው። እና ሁልጊዜም ከደንበኞች ጋር ነው አብሬ ምሰራው ለደንበኞች ጥሩ አያያዝ ነው ያለኝ ጥሩ አመለካከት ነው ያለኝ። ሁሌም ከደንበኛ ጋር ነው

የቪዲዮ ጥሪ ታደርጋለህ ነው አዎ አደርጋለሁኝ። ያው ግን ብዙ ጊዜ የድምጽ ጥሪ ብቻ ነው የማደርገው ግን አንዳንዴ እኔ የተለየ ቦታ ሆኜ ወይ ቤተሰቦቼ ሊሆኑ ይችላሉ ጓደኞቼ ሊሆኑ ይችላሉ መገኘት ሳይችሉ ወይ ደግሞ እኔ መገኘት ሳልችል እኔ ለእነሱም ማሳያቸው ወይንም ደግሞ እነሱ ለኔ የሚያሳዩት ነገር ሲኖር የቪዲዮ ጥሪ አደርጋለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ ነው? ያው እኔ ምወደው የአየር ሁኔታ መደበኛ የሆነ ለሁሉም ሰው ተስማሚ የሆነ። ቀዝቃዛም ወይም ደግሞ ሞቃትም ያልሆነ የአየር ሁኔታ ነው ምወደው። ግን ደግሞ ከቀዝቃዛና ከሞቃት የአየር ሁኔታ። ምረጭ ቢባል ሰውነቴም ሊቋቋም ምችለው ሞቃትን ነው። ስለዚህ አልወድም

የድሮ ፎቶዎቹን ትይዛለህ? ነው ጥያቄው በዚህ ዙሪያ ነው የምናወራው ፎቶ በመጀመሪያ ማስታወሻነት ጥቅሙ የትኛውም ቦታ ላይ ሆነ የትም ቦታ ለማስታወሻነት ነው የሚረዳን። ልክ እንደዛው ሁሉ እኔም ምን ጊዜም ለማስታወሻነት ነው የምነሳው እና የድሮን ጊዜ ስለሚያስታውሱኝ ሁሌም ይዛችኋለሁኝ።

የምትወደው እንስሳ ምንድነው? ነው፣ እኔ ሲጀመር እንስሳትን በጣም ነው የምወደው፣ ለእነሱ በጣም የሚያዝን አንጀት ነው ያለኝ፣ ግን ደግሞ ከሁሉም አብልጬ የምወደው የቤት እንስሳዎችን ነው ከእነኛ መካከል ደግሞ በጣም የምወደው፣ ሁል ጊዜ እንደ ጓደኛዬ ሁል ጊዜ ከእኔ የማይለየው ሁሌ አብሮኝ ከእኔ ጋር ብዙ ነገር የሚያሳልፈው ድመት ነው

የትኛውን ወቅት ትወዳለህ ነው? እኔ ምወደው ወቅት በጋ ነው። የፀሀይ ወቅት ስለሚሆን የፈለኩትን ነገር እንድሰራ ውጪ ላይ መውጣት ብፈልግ ልብስ እንደፈለኩኝ መልበስ እችላለሁኝ። ማታ ላይ ለብርድ የሚሆነኝን ቀሌ ደግሞ ለምቀት የሚሆነኝን መልበስ እችላለሁ። ትንሽ የሚከብደኝ የክረምት ወቅት ሲሆን ነው ዝናባማ ሲሆን ነው

ቡና መፍጨት ታውቃለህ ነው። እኔ አሁን የማውቀው ሁለት አይነት የቡና አፈጫጨት መንገዶች አሉ። አንደኛው ማሸን ተጠቅመን የምናደርገው ነው። ሁለተኛው ደግሞ በባህላዊ በቤታችን ውስጥ በመውቀጫ የምንወቅጠው ነው። ያው እኔ ድሮ የማውቀው የባህላዊውን ነበር። ግን አሁን ላይ ደግሞ በማሽን መፍጨቱንም አውቃለሁ

አካባቢውን ይወዱታል ወይ ነው? አሁን የምኖርበትን አካባቢ አዎ በጣም ነው ምወደው ለከተማ ቅርብ ነው። እንደዚሁም ደግሞ መሃል ላይ በመሆኑ ለብዙ ነገሮች በአቅራቢያው አሉ በእግሬ ብቻ ሄጄ ብዙ ነገሮችን ማግኘት እችላለሁኝ። እዚህ ሰፈር በመሆኔ ምንም አጣው ምለው ነገር የለውም ባመሽ። ሁሉም ነገሩ ነው ደስ ሚለኝና ወደዋለሁ

ሙዚየም መሄድ ትወዳለህ ወይ? ነው አዎ በሚገባ በጣም ነው ሙዚየም መሄድ የምወደው ምክንያቱም ባህልን ታሪክን ቅርስን በጣም ነው የምወደው። እና ሙዚየም ማለት ደግሞ እነኚህን ሁሉ ነገር በውስጡ አካቶ የያዘነውና መሄድ ማየት መጎብኘት። ያለፈውን ነገር ማወቅ በጣም ስለሚያስደስተኝ በጣም ነው ሙዚየም መሄድ እምውደ

ሹራብ መስፋት ትችላለህ ነው? ያው እኔ ብዙ ሙያ ነው ያለኝ በዋናነት። ሌላ ነገር ምህንድስና ዘርፍ ውስጥ ቢሆንም ያለሁት ሹራ መስራት ደሞ። ሁለተኛው የኔ ክህሎት ነው እና እ ሁሌም ነው እምሰራው ሁለተኛው ስራዬ ነው። በጣም ነው እምችለው ልጅ ሆኜ ማንበብ ብቻ ነበረ ስል ሹራብ አሰራር። አሁን ደግሞ በተግባር መስራትም እችላለሁ

ልብስ ምን ያህል ጊዜ ታጥባለህ ነው ጥያቄው? ያው በሳምንት ውስጥ እምጠቀማቸውን ልብሶች አንድ ጊዜ አጥባለሁኝ በሳምንት ውስጥ። ኧ ለስራ ውጪ ላይ ቢሮ ላይ ስንሰራ እምንለብሳቸው ልብሶች አሉ። ከዛም ቤቴ ውስጥ ስራ ስሰራ እምለብሳቸው ልብሶች አሉ። እንደዚሁም ደግሞ ለሊት ላይ እምትጠቀማቸው ልብሶች አሉ። ስለዚህ እነኚህን በሳምንት አንዴ አጥባለሁ

ምግብህን ለሌሎች ማካፈል ትወዳለህ ወይ ነው ጥያቄው? አዎ በሚገባ እንደውም ሰው ጋር ስበላ ደስ ይለኛል። ይበልጡን ደግሞ ያው እኔ ለእንስሳቶች ነው ልቤ የሚያዝነው እና በተለይ ትናንሽ የቤት እንስሳቶች እንደ ድመት እንደ ዉሻ ለነሱ ባይኖረኝ እንኳን ካለችኝ ጥቂት ነገር ላይ አካፍሎ መብላት በጣም ነው የምወደው። በአጠቃላይ እወዳለሁ

የምታስታውሰው ጥሩ መምህር አለው ወይ ነው? አዎ ያው ብዙ የትምህርቱ ዘርፎች ላይ ተሳትፌያለሁኝ፤። መደበኛውንም አለማዊ ትምህርት ተምሬያለሁኝ እንደዚሁም ደግሞ ለመንፈሳዊ ህይወት የሚጠቅሙኝንም ትምህርቶች ተምሬያለሁ፤። እና ብዙ የማይረሱኝ መምህራን አሉ፤። ግን ከሁሉም ደሞ ይበልጥ የማይረሳኝ በመንፈሳዊ ትምህርት ሰማር ያገኘሁት መምህር ነው፤

የቀረ ምግብ ትበላለህ ነው? አይ አልብላም በተለይ ደግሞ ሰውየ በልቶ ጨርሶ ያስተረፈው ከሆነ በኋላ መብላት አልወድም። ምናልባት ግን ያ የተረፈ ምግብ የራሴ ከነበረ በፊት እኔ በልቼ ተርፎኝ አስቀምጬው የነበረ ከሆነ በኋላ ላይ ወስጄ ብመገብ ምንም ችግር የለም

በብእር ወይስ በእርሳስ ትጽፋለህ ነው? በሁለቱም እጽፋለሁኝ ያው ብዙ ጊዜ በብእር ነው እምጽፈው ማስታወሻ ሲይዝም ሆነ ስማርም የትኛውንም አይነት ነገር ሳደርግ በብእር ነው እምጽፈው። ግን ደግሞ ስዕል ክላስ ላይ ከሆንኩኝ ስዕል በምስል በሰአት ስዕል ደብተሬ ላይ ሁልጊዜም በእርሳስ ነው የምጽፈው። አንዳንዴም በእርሳስ ማስታወሻ ይይዛል